የትኛውን ወቅት ትወዳለህ? ወቅት በእኛ ሀገር በአራት ይከፈላል ከዛ ውስጥ እኔ የምወደው ክረምትና በጋና ይበልጥ ግን የምወደው የክረምትን ወቅት ነው። ምክንያቱም የክረምት ወቅት ማለት ከትምህርት የም ትምህርት ሲሆን ትምህርት የምንጨርስበት እንደገና ደግሞ ስራንም ሲሆን እረፍት የምናገኝበት ጊዜ ከመሆኑ አንፃር ክረምትም በጣም ነው የምወደው ማለት ነው እና ክረምት ላይ ከቤተሰቦቻችን ጋር በየ ጊዜን ለማሳለፍ ጊዜ እናገኛለን ከስራ ባልደረቦቻችን ጋር ጊዜ ለማሳለፍ ጊዜ እናገኛለን አመት ሙሉ የሰራነውን ስራ ደግሞ ለመገምገም ጊዜ እናገኛለን እንደገና ለጉብኝት ጊዜ እናገኛለን። የትኛውን ወቅት የለም የሚለው ክረምት ላይ ሲሆን በቂ የእረፍት ጊዜ ስለሚኖረን ክረምት ላይ መጎብኜት ጓደኞችን መጠየቅ ቤተሰብ መጠየቅ ከራስ ጋር ጊዜ ማሳለፍ በቃ ማንኛውንም ከልጆቻችን ጋር የምናደርጋቸውን ነገሮች በሙሉ ክረምት ላይ ስናደርግ በክረምት ወቅት ማለት ነው ስናደርግ ቆንጆ ነው! በቂ ጊዜ እናገኝበታለን በዛ ላይ አየሩ አሪፍ ነው ቀዝቀዝ ያለነው ልብስ መደራረብ ተኩስ ተኩስ ነገር በመውሰድ ክረምት ጊዜ ላይ አብሮን ካሉ ሰዎች ጋር ጊዜ ለማሳለፍ በጣም ደስ የሚል ቆይታ እንዲኖረን ስለሚያደርገን ክረምት ወቅት በጣም እወዳለሁ

የቅጥር ሂደት እንዴት ነው? በመጀመሪያ ቅጥር የምንለው በተለያየ ቦታ ላይ ከእኛ ስራ ውጪ ሊሆን ይችላል በራሳችን ቤትም ተቀጥረን መስራት እንችላለን የተለያዩ ድርጅቶች ላይ ለምሳሌ እንደየ ስራ ዘርፋችን እንደተማርነው ሊሆን ይችላል ካልተማርንም የጉልበት ስራም እንደ ፍላጎቶቻችን እና እንደ ስራ ልምድ አንድ ተቋም ላይ አመልክተን ከዛ በኋላ ደግሞ እዛ ድርድት ላይ ለመግባት የሚያስፈልጉን ነገሮች ወይም ደግሞ ሂደት የምንለው ለምሳሌ ከማመልከት ሊጀምር ይችላል ካመለከትን በኋላ ስለዛ ድርጅት ድርጅቱ ስለኛ ያለውን አመለካከት ወይም ደግሞ መረጃ ሙሉ መረጃ ማስገባት ሊሆን ይችላል መታወቂያ ሊሆን ይችላል እንደገና የሰው ዋስ መጠየቅ ሊሆን ይችላል የቃል ፈተና ሊሆን ይችላል የጽሁፍ ፈተና ሊሆን ይችላል እንደገና ማስያዝ ያለብን ነገሮች ሊሆኑ ይችላሉ ያ ያ ነገር እንደገና ደግሞ የስራን ልምዳችን እራሱ በፊት የሰራነው ምን ምንድነው አሁን ከምንቀጠርበት ድርጅት ጋር ይሄዳል ወይ የሚለው የቅጥር ሂደት ውስጥ የሚካተቱ ነገሮች ናቸው ለምሳሌ አንድ ዶክተር ለመቀጠር ወይም ሲያስብ የቅጥር ሁኔታን ሲያስብ መጀመሪያ የሚጠይቃቸው ነገሮች አሉ ኤግዚት ኤግዛም ወስደሃል ወይ ማለት ሊሆን ይችላል ፈተና አልፈዋል ወይ ሊሆን ይችላል እንደገና የት የት ሰርተሃል ሊሆን ይችላል ያ ነገሮች ተደማምረው ለዛ ሰው ወይም ለዛ ዶክተር እንዲቀጠሩ ምክንያት የሚሆኑ ነገራቶች በአጠቃላይ የቅጥር ሂደት ነው የሚባሉት

ስለ ቅርብ ጓደኛ ንገረኝ የቅርብ ጓደኛ ማለት በጣም የሚቀርቡኝ ሰዎች ናቸው። በህይወታችሁ ውስጥ በተለያየ አጋጣሚ በጣም የምንቀርባቸው ሚስጥሮቻችንን የሚያውቁ እንደገና ደግሞ የምንተማመንባቸው ሊረዱን ፍቃደኛ የሆኑ። በችግር ጊዜም ሊሆን ይችላል በተለያየ ሰዎች ላይ በሚፈጠሩ ጊዜያቶች በቅርብ ያሉ ሰዎች የሚረዱኝ ሰዎች ናቸው። እንደገና ደግሞ በጣም ብዙ ጊዜ አብሬያቸው የማሳልፍ ለምሳሌ መዝናናት ሊሆን ይችላል እንደ እዚህ እንደ ቤተሰብ ሊሆን ይችላል። ከፍቅረኛ ፍቅረኛም ሊሆን ይችላል። እና በጣም ብዙ ጊዜ አብረን የምናሳልፍ እንደገና የሚያከብረን የቅርብ ጓደኛ ማለት የሚያከብረን ሰው መሆን አለበት የሚወደን ሰው መሆን አለበት ማለት ነው። እና የቅርብ ጓደኛ ለኔ በጣም ለየት ያለ ሰው ነው። እንዴት ነው? በጣም የሚቀርበኝ የማምነው የሚያምነኝ እንደገና የሚያዳምጠኝ ሀሳቤን የሚረዳኝ የሚያከብርልኝ ምናልባት ሀሳባችን ተመሳሳይ እንኳን ባይሆን የኔን ሀሳብ ባይከተል እንኳን ሀሳቤን የሚያከብርልኝ ሚስጥር መጠበቅ የሚችል። ለምሳሌ ደግሞ እኔ አዲስ ነገር የምጀምር ከሆነ የሚያበረታታኝ። ብዙ ነገራቶች የቅርብ ጓደኛ የምንለው ከሌሎች ሰዎች የተለያዩ ናቸው። የማይዋሸ ሊሆን ይችላል። እኛ በምንፈልገው ጊዜ አብሮን የሚገኝ አይነት ሰዎች። በቃ እኔ በጣም የቀረብ ጓደኞቼ ናቸው። ለምሳሌ ለጓደኛዬ የሆነ ሚስጥር ስነግራት እንደምታምነኝ አውቃለሁ ሚስጥሬን እንደምትጠብቅ አውቃለሁ ሀሳቤን እንደምታከብርልኝ አውቃለሁ። በጣም እንደምትወደኝም አውቃለሁ። እና የቅርብ ጓደኛ ማለት ለኔ ይሄን ሁሉ ነገር ነው። አንድ ወይም ሁለት ብቻ ብለን የምንገልጸው ነገር አይደለም። በቃ በጣም ብዙ ነገር ነው።

ቤትህም ምን ያህል ጊዜ ታጸዳለህ? ቤቴን ቀን በቀን አጸዳለሁ ማለት ነው። እና ቤት ማጽዳት ማለት ከቤት ውስጥ ያለውን ቆሻሻ ማውጣት እንደገና ደግሞ ደስ የማይል የቤት ሽታ ካለ ያንን ንጹህ እንዲሆንና ቆንጆ አየር ቤት ውስጥ እንዲኖር ማድረግ ማለት ነውና። ቤት ስናጸዳ ምን ምን እናደርጋለን ለምሳሌ ከቤት ውስጥ ቆሻሻ እናወጣለን መሬት ውሃ ካለ እናደራርቃለን ልብሳችንን እናጥባለን። እንደገና ደግሞ ሶፋ ከቆሸሸ ሶፋ አልጋችን እናጣጥፋለን ያለ ቦታ የተቀመጠ እቃ ካለ እሱን ቦታ ቦታ እናስይዛለን። እቃ ቤታችንን እቃ ቤት ወይም ደግሞ ማብሰያ ክፍላችንን በደንብ አድርገን እናጸዳለን እቃዎቹን እናጣጥባለን። መጸዳጃ ከፍል እናጸዳለን ለራሳችንም እንታጠባለን። እንደገና መስኮቶቻችን ሊሆን ይችላሉ በር የሚጸዳ ነገሮችን እንደጸዳዳለን እንከፈፍታለን ለምን ንጹህ አየር ሲገባ ቤትም ንጹህ አየር ሲኖረው ደስ ስለሚል እንደገና ደግሞ ለራሳችን ለመንፈሳችንም ቆንጆ ስለሚሆን ማለት ነው። እና ቤት ስናጸዳ ምን እናገኛለን አንደኛ ከበሽታ ንጹህ እንሆናለን። ሁለተኛ ደግሞ መጥፎ ጠረን ከቤታችን ውስጥ ይወጣና በጣም በጥሩ ጠረን ቤታችን ይሞላል በንጹህ አየር ቤታችን ይሞላል። ቤታችን ቆንጆ ይሆናል የተረጋጋ ሊሆን ይችላል። እንደዛ አይነት መልኩ መቀመጥ እንችላለን ማለት ነው። እና ለምሳሌ ደግሞ ህፃናት ቤት ውስጥ ካሉ በቃ በደንብ ጤናቸው ተጠብቆ ንጽህናቸው ተጠብቆ እንዲኖሩ ወይም ደግሞ እኛም እንድንኖር ያደርገናል ማለት ነው። እና ቤቴን ቀን በቀን የሚያስፈልገውን እቃ በማጠብ ልብሶቼን በማጠብ የገላየን ንጽህና በመጠበቅ የበላሁበትን በማጠብ እነዚህን በማድረግ በደንብ አድርጌ አጸዳለሁ ማለት ነው።

የምትወደው ቁጥር ስንት ነው? እኔ የምወደው ቁጥር ስድስት ነው። በርግጥ ሁሉም ሰው ቁጥሮችን የሚወድበት የራሱ ምክንያት አለው ብዬ አስባለሁኝ። እና ለምሳሌ አንድ ሰው ከተወለደበት አንፃር ሊሆን ይችላል። ጥሩ ጥሩ ነገሮች እሱን ከሚገጥሙበት ነገሮች አንፃር ሊሆን ይችላል። ከሃይማኖት አንፃር ማለት ከሚያከብራቸው ነገሮች አንፃር ሊሆን ይችላል። ቤተሰቦቻቸው ደግሞ እንደዚህ ከሚያዘወትሩት ቀን ተነስቶ ሊሆን ይችላል እና ከብዙ ብዙ ነገር አንፃር ነው አንድን ቁጥር ልንወድ የምንችለው ማለት ነው። እና የኔም እንደዛው ማለት ነው በጣም የምወደው ቁጥር ስድስት ነው። ስድስት ለምንድነው? እኔ የተወለድኩበት ቀን ነው ያ ቀን ደግሞ ለኔ በጣም ልዩ ቀን ነው። እና የማከብርበት ቀን ስለሆነ የተወለድኩበትን ቀን ምክንያት በማድረግ የማከብረው ቀን ስለሆነ ለየት ያለ ቀን ነው። በቃ ወደዚች ቀን የመጣሁበት ቀን ነው። እና ዛሬ ብዙ ነገር እንዳይ ያደር የተደረኩበት ቀን ማለት የዛን ቀን ስለመጣሁ ነው። ዛሬ እዚህ ላይ ያለሁት እና ስድስትን በቃ ለየት ባለ መልኩ በፍቅር ነው የምወዳት ስድስት ቁጥርን ማለት ነው።

እሺ ማብሰል ትችላለህ አዎ በሚገባ ማብሰል እችላለሁ። ማብሰል ማለት ምግብ መስራት መቻል ነው እና ምግብ እንዴት እናበስላለን እሚለውን እምናይበት ነው። የተለያየ ነገር ልናበስል እንችላለን ለምሳሌ እንጀራ መጋገር ሊሆን ይችላል በእኛ ሀገር ወጥ መስራት ሊሆን ይችላል የተለያዩ አይነት ወጦችን ምስር ነው ሽሮ ነው ወይስ ጎመን ነው። ምንድነው የምንሰራው የምናበስለው ነገር ምንድነው? እና የተለያዩ ነገሮችን እናበስላለን እንደገና ዳቦ መጋገር ሊሆን ይችላል። ለምሳሌ እንዴት ነው ዳቦ መጋገር ወይም ደግሞ ማብሰል እምንችለው የሚለውን ካየን። መጀመሪያ ሊጣችንን እናቦካለን ከዛ በኋላ ደግሞ ከቦካ በኋላ እንጋግራለን ወይም ደግሞ እናበስላለን ማለት ነው። ወጥም ስንሰራ እንደዛው መጀመሪያ ሽንኩርት መክተፍ ሊሆን ይችላል ቲማቲም መክተፍ ከዛ በኋላ እሱን ማቁላላት። ከዛ በኋላ እሚጨመረው ምስር ከሆነ ምስር ሽሮ ከሆነ ሽሮ በማድረግ መስራት ማለት ነው። እና እንደምንሰራው ነገር ይለያያል የምናበስለው ነገር ማለት ነው። ወጥ ከሆነ ወጥ። እንጀራ መጋገር ከሆነ እንደዛው ዳቦ ከሆነ እንደዛ። እሱ እሚወሰነው እንደምናበስለው ነገር ላይ የሚወሰን ይሆናል ማለት ነው። እና ሁሉንም እኔ በሚገባና ቆንጆ በሆነ መልኩ በሚጣፍጥ ማብሰል እችላለሁ

በቤት ውስጥ ወይስ በውጪ መሆን ትመርጣለህ? እኔ የምመርጠው በቤት ውስጥ መሆንን ነው። በርግጥ በቤት ውስጥ መሆን ወይም ደግሞ በውጪ መሆን እንደየሰው ፍላጎት የሚለያይ ነው እና እንደምናደርጋቸው ነገሮች እንደ እቅዶቻችን የሚለያዩ ነገሮች ናቸው። እኔ ግን የምመርጠው በቤት ውስጥ መሆኑን ነው። ምክንያቱም በቤት ውስጥ ስሆን አንደኛ ብዙ ሰዎች ካሉበት ቦታ ራሴን እጠብቃለሁ ማለት ለብቻዬ ጊዜን ስለማገኝ ከራሴ ጋር ጥሩ ጊዜ እንዳሳልፍ ስለሚረዳኝ። በቤት ውስጥ ጊዜ ማሳለፍን እመጣለሁ። እንደገና ደግሞ ቤት ውስጥም ያሉትን ስራዎች ለመስራት ለምሳሌ ምግብ ማብሰል ሊሆን ይችላል። ቤት ማጽዳት ከጓደኞቼ ጋር ደግሞ ቤት ውስጥ ተረጋግተን ቁጭ ለማለት ቤቴን እመርጣለሁ ማለት ነው። እንደገና የተለያየ ድምጽ አይረብሽም፤ ለዛ ለዛ ቤት ውስጥ መሆን እመርጣለሁ።

የስራ አሰራሮችን ትከተላለህ? አዎ በሚገባ የስራ ስራዎችን መከተል ለአንድ ድርጅት ግዴታ ነው እና ህጋቸውን ደንባቸውን ለማክበር ሂደታቸውን የግዴታ የነሱን አሰራር ማክበር አለብን ማለት ነው። እና እንዴት ነው የምናከብረው ካለም ደግሞ ለምሳሌ ስራውን በትክክል ለመስራት የዛ የምንሰራበትን ተቋም ደንብና ህግ በማክበር በመከተል እንደገና የሚጠበቅብንን ግዴታችንን ሀላፊነቶቻችንን ደግሞ ምን ይጠበቅብናል ምን መስራት አለብን ብለን ያንን መወጣት ስንችል በደንብ አድርገን የስራ ስራ አራት ተከትያለሁ ብዬ መናገር እችላለሁ። እና ለምሰራበት ድርጅት ከእኔ ምን ይጠበቃል ምን መስራት አለብኝ ለሌሎች ምን ማሳየት አለብኝ እነዚህ እነዚህ ግዴታዎቼ ናቸው። ለምሳሌ በጊዜ ጠዋት ጠዋት ወደ ስራ ስንሄድ በጊዜ መግባት ሊሆን ይችላል እንድናደርግ የማይፈቀዱ ደግሞ የድርጅቱን ህግ ባለማድረግ ሊሆን ይችላል ከ ከስራ ባልደረቦቻችን ጋር ያለንን ግንኙነት ለማጠናከር ሊሆን ይችላል። እነዚህን እነዚህን ነገሮች የስራ አሰራሮችን በደንብ አድርጌ እከተላለሁ ማለት ነው

ውሳኔ መስጠት ትችላለህ? አዎ ውሳኔ መስጠት እችላለሁ። ሁሉም ሰው ውሳኔ መስጠት ይችላል ብዬ አስባለሁ። የሚሰጥበት ቦታ ሊለያይ ይችላል ግን አንድ ሰው ከራሱ ከሂወቱ ሲነሳ ለራሱ በሚያደርጋቸው ነገሮች፥ በሚፈልጋቸው ነገሮች በነዚህ ነገሮች ዙሪያ ውሳኔ መስጠት ይችላል። አንድ ሰው ውሳኔ ሰጠ የምንለው በሚያደርገው ነገር እርግጠኛ ሲሆን ነው። ለምሳሌ አንድ ሀሳብ ላይ የእርግጠኝነት ስሜት ለመወሰን ማለት መሆን አለበት ካለ መሆን አለበት። ለምሳሌ ፍርድ ቤት ስንሄድ ዳኛ ውሳኔ ይሰጣል ይባላል ወይም ደግሞ ይሰጣል። ሁለቱም ሰዎች ባቀረቡት ሀሳብ ዙሪያ ላይ ማለት ነው እና እንደዛ ሁሉ ውሳኔ መስጠት ማለት የእርግጠኝነት ስሜት ነው። በምናደርገው ነገር ላይ ወይም በምንሰማው ነገር ላይ ወደ ህይወታችንም ስናመጣው ወደ ስራችንም ስናመጣው ውሳኔ የምሰጠው ለምሳሌ እኔ በምሰራበት ቦታ፥ ከእኔ በታች ላሉ ልጆች ማድረግ ያለባቸውን ነገር ሀሳብ ስሰጥ በዛ ሀሳብ የእርግጠኝነት ስሜት ሲኖረኝ እንደዚህ መሆን አለበት ስል ውሳኔ ሰጠው ማለት ነው። እና ውሳኔ መስጠት እችላለሁ በግል ህይወቴም በስራዬም መስጠት ባለብኝ ነገሮች በአጠቃላይ ውሳኔ መስጠት እችላለው።

ሩዝ ትወዳለህ? አዎ በሚገባህ ሩዝ እወዳለሁ በተለይ ደግሞ ሩዝን የምወደው። በነገራችን ላይ ሩዝን ከተለያየ ነገሮች ጋር መስራት እንችላለን። ሩዝ በስጉ ብቻ በስልስ መስራት እንችላለን። ሩዝ በአትክልት መስራት እንችላለን በስጋ መስራት እንችላለን በዶሮ መስራት እንችላለን። እና በተለያየ አማራጭ አድርገን ሩዝን መስራት እንችላለን። እና ሩዝ አንድ ተፈጥሮአዊ ነው ተዘርቶ የሚበቅል ነገርም ስለሆነ ምንም ኬሚካል ያልተጨመረበትም ስለሆነ ለዛ ኦርጋኒክ ነገር ስለሆነ የተፈጥሮ ስለሆነ ብንመገበውም ከተለያያ የነገር ጋር በዳቦ ሊሆን ይችላል። በእንጀራ ሊሆን ይችላል። በሰላጣ ሊሆን ይችላል። እኛ በምንፈልገውና ማድረግ በምንፈልገው አድርገን መስራት እና መመገብ እንችላለን ከዛ አንፃር ሩዝ በጣም እወዳለሁ። ለምን ብዙ አማራጭ አለው የምንሰራበትም የምንመገብበትም ማለት ነው። እና አኔ በጣም ነው የምወደው። ሩዝ በስጋ ሩዝ በዶሮ በአትክልት እነዚህን በጣም እና በዳቦ ተደርጎ በጣም እወዳለሁ። በጣም ስለሚጣፍጥም ማለት ነው።

ምን አይነት ሙዚቃ ትወዳለህ? ሙዚቃ በመሰረቱ ብዙ ነገሮችን ያስተላልፋል። የተለያየ መልእክቶችን ያስተላልፋል። ስለ ሀገር ሊሆን ይችላል ስለ ፍቅር ሊሆን ይችላል ስለ እናት ስለ አባስ እና ብቻ በ ስለ ብዙ አይነት ስሜቶች ሊያንፀባርቅ ይችላል ሙዚቃ እና ከዛ ውስጥ እኔ የምወደው ለስለስ ያሉ ዘፈኖች ሁሌም ስንሰማቸው የማይሰሙ የማይረብሹ አይነት ዘፈኖች ወይም ደግሞ ሙዚቃዎች በጣም ደስ ይለኛል ማለት እንዴት ነው በጣም እንደዚህ ውክብ ያላለ ሲዘፍን ክላሲካሉም አዘፋፈኑም በእርጋታ የተሞላ ማለት ነው። እና እንደዚህ አይነት ዘፈንሽን ወይም ደግሞ ሙዚቃዎችን መስማት በጣም አስደስተኛል

የሽያጭ ግቦች አሉ። በመጀመሪያ ሽያጭ የተለያየ ነው። ለምሳሌ ሽያጭ ስንል ሀሳብ ሊሆን ይችላል የምንሸጠው። እንደገና ሸቀጥ ሊሆን ይችላል እና እንደምንሸጠው ነገር ላይ የሚወሰን ሊሆን ይችላል። እና ለምሳሌ ሸቀጥ ስንሸጥ ለምሳሌ በእኔ ልብስ ከሆነ የምሸጠው በዚህ ሳምንት ይሄን ያክል ልብስ አመጣለሁ ይሄን ያክል ቲሸርት አመጣለሁ ይሄን ያክል ሱሪ አመጣለሁ ያ ግብ ነው። የማመጣው ያክል ማለት ነው። ይሄን ያክል የውስጥ ልብስ አመጣለሁ የሚለው ከዛ ደግሞ ካመጣሁኝ በኋላ ይሄንን ሱሪ በዚህን ያክል ጊዜ በዚህን ያክል ዋጋ ቲሸርት በዚህን ያክል ብር በዚህን ያክል ጊዜ ይህንን ያክል ልብስ እሸጣለሁ ብዬ የማስቀምጠውን አንገት የሽያጭ ግብ ነው። እንደገና ደግሞ ሀሳብ ስንሸጥ ለምሳሌ የኛ ድርጅት ሀሳብ ነው የሚሸጠው እና የመኪና አገልግሎት ላይ ስለምንሰራ የታክሲ የሜትር ታክሲ አገልግሎት ላይ ለዛ ምንድነው? ለሰዎች በምን ያክል ጊዜ ይሄንን አገልግሎት እንዲያገኙ አስተዋውቀናል? ምን ያክል ሰዎችስ የኛን አገልግሎት ተጠቅመዋል የሚለው? ለኛ ለኛ ድርጅት የሽያጭ ግቦቻችን ናቸው ማለት ነው። እና የሽያጭ ግቦች እንደምንሰራባቸው ቦታዎች ይለያያሉ። የኛ ሽያጭ ግብ አሁን ምን ያክል ሰዎች ተጠቀሙ ምን ያክል ሰዎች ደስተኛ ሆኖ? እንዴት ነገሮችን ማሻሻል እንችላለን የሚሉ ነገሮችን ነው የምናስቀምጠው ማለት ነው።

የዝናብ ውሃ ትሰበስባለህ? አዎ የዝናብ ውሃ እሰበስባለሁ እና ለብዙ ነገርም እንጠቀምበታለን ቤት ውስጥ ዝናብ ሲዘምብ አንደኛው በጉድጓድ ማጠራቀም እንችላለን ሁለተኛ ደግሞ በሮቶ አጠራቅመን ቤት ውስጥ ለምንፈልገው ነገር መጠቀም እንችላለን ለማብሰል ሊሆን ይችላል ለጽዳት ሊሆን ይችላል ለብዙ ነገር መጠቀም እንችላለን ሌላኛው ደግሞ የዝናብ ውሃን ከሰበሰበን በኋላ በጉድጓድ ከሆነ በጣም ብዙ ሲሆንልን ለመስኖ ወይም ደግሞ ለጓሮ አትክልት ያጠራቀምነውን ውሃ በመጠቀም ወደ ሌላ ስራ መቀየር እንችላለን እና የዝናብ ውሃ በደንብ አድርጌ ሳይባክን ነው የምሰበስበው ማለት ነው ለምን ለነዚህ ሁለቱ ወይም ደግሞ ለብዙ ነገር መጠቀም ስለምንችል ስለምናበስልበት ከመጠጥ ውጪ ያለውን ነገር በሙሉ በዝናብ ውሃ ስለምንጠቀም እንደገና ግቢ ውስጥም ያሉትን አታክልቶች ለማጠጣት እንደዚህ ጎመን ምናምን ጓሮ ላይ ሰላጣ ያሉትንም ለማጠጣት እነሱ እንዲያድጉ ለምሳሌ ዝናብ ካበቃ በኋላ ያለውን ጊዜ እንዳንቸገር በደንብ አድርገን ዝናብ ሲዘምብ ከሰበሰብን ቆንጆ አድርገን ደግሞ እነዚህን ነገሮች በማጠጣት በጊዜ እንዲደርሱልን በቃ ያማረ አተክልተን እንዲወጣው ልናደርግ ስለምንችል የዝናብ ውሃ እሰበስባለሁ

የሸክላ እቃ ትጠቀማለህ አዎ በሚገባ የሸክላ እቃ እቃዎችን ቤት ውስጥ ለተለያዩ ነገሮች እጠቀማለሁ። የሸክላ እቃ በመጀመሪያ የሚሰራው ከአፈር ነው። እና ሴቶች ወይም ደግሞ እናቶች ከበፊትም ጀምሮ ቤት ውስጥ በራሳቸው እውቀት የሚሰሩት ነገር ነው። እና የሸክላ እቃ አሁን ላይ ደግሞ በዘመናዊ መልኩ በጣም ተሻሽለውና ቆንጆ ሆነው ለተጠቃሚዎች ቀርበዋል። እና የሸክላ እቃ ለምሳሌ አንድ ወይም ሁለት አይነት ብቻ አይደለም ማንኛውም የቤት ውስጥ እቃ ሊሆን ይችላል። ለምሳሌ ከሲኒ ተነስቱ ጀበና እንደገና ደግሞ በረድስቱ ጣባዎች በጣም ወጪ ብዙ ነገሮች እና መጠቀም እንችላለን። ቤት ውስጥ እና ከውበትም አንፃር አሁን ላይ የሸክላ እቃዎች በጣም ቆንጆ ናቸው ቤታችንን ያስውቡልናል። ስናበስልበትም በጣም ምቹዎች ናቸው። እንደገና ሲሰበርም ያን ያክል ሰው ላይ ጉዳት አያደርስም። ለምሳሌ እንደ ብርጭቆ ቆራጭ አይደሉም። እና ከዛ ከዛ አንፃር የሸክላ እቃዎች በጣም አሁን ላይ ቆንጆ ናቸው ቤት ውስጥ ስንጠቀምም አሪፍ ናቸው ገበያ ላይም በብዛት እናገኛለን። እንደገና ደግሞ የሸክላ እቃዎችን አሁን ላይ ለውጪ ገበያ ሁሉ ማቅረብ እየተቻለ ነው ማለት። አንድ እንደ ሀገር ቅርስም ወደ ውጪ የማይሰሩ የሸክላ እቃዎች አሉ። እኛ ሀገር ላይ ብቻ የሚሰሩ እና እነሱን ደግሞ ሀገራችንን ልናስተዋውቅበት። ሰዎች ወደ እኛ ሀገር መጠው እቃ እንዲገዙ ስለሚያደርግ አሁን ላይ ቆንጆ ነው። የሸክላ እቃዎችን እኔም እጠቀማለሁ በዙሪያዬ ያሉትም ሰዎች በሚገባ ይጠቀሙታል።

የስራ እድገት እየፈለክ ነው? በሚገባ የስራ እድገት እፈልጋለሁ የስራ እድገት ማለት አንድ ተቋም ስንሰራ በዛው በራሳችን ወይም ደግሞ ቀድመን በምንሰራበት መስሪያ ቤት ሊሆን ይችላል ከአንድ ቦታ ወይም ደግሞ መጀመሪያ ላይ ካለንበት ቦታ ወደተሻለ በሃላፊነትም በሚከፈለንም ክፍያው የተሻለ የሚሆን ማለት ነው ያንን ልናገኝ የምንችለው አንደኛ እዛው መስሪያ ቤት ውስጥ ሊሆን ይችላል ሁለተኛ ደግሞ ከኛ መስሪያ ቤት ውጪ ሌሎች መስሪያ ቤቶች ላይ አመልክተንም ሊሆን ይችላል እና ግዴታ እኛ በምንሰራበት መስሪያ ቤት መሆን የለበትም በተለያዩ ከእኛ ስራ ጋር የሚመሳሰሉ ወይም ደግሞ ከእኛ መስሪያ ቤት ጋር እኛ ከተማርንበት ትምህርት ጋር ወይም ደግሞ ካለን ልምድ ጋር ተመሳሳይ ከሆኑ ሌሎች ድርጅቶች ላይም ወይም ደግሞ ሌሎች እኛ የምንሰራባቸው ቦታዎች ላይ የስራ እድገት ማግኘት እንችላለን የስራ እድገትን ስንጠይቅ አንድ በራስ መተማመን ሊኖረን ይገባል ሁለተኛ ደግሞ ለዛ ስራ ብቁ መሆናችንን ማረጋገጥ መቻል አለብን እዛ ጋር ያሉትን አሰራሮች መልመድ መቻል አለብን ተቀያያሪ መሆን አለብን ምክንያቱም በፊት ይዘን የመጣነውን ወይም ደግሞ በፊት ቦታ ላይ ያለንን የስራ ሀላፊነት አይደለም እዚህ ጋር የምናሳየው ለምን እድገት ስንል ከበፊቱ ወይም ደግሞ በፊት ከሚሰራቸው ቦታ የተሻለ ቦታ ላይ ነው አሁን ላይ ቁጭ ያልነው እና እዛጋ ቁጭ ነው ደግሞ በሃላፊነትም ነው በአመራርም ነው በሚከፈለንም ነገር ጭምር ነው ነውና ለዛ እድገት ስንፈልግ በዛው እድገት ልክ ከእኛ የሚጠበቁብንን ነገሮች አንደኛ ማሙአላት ስንችል ሁለተኛ ህላፊነት መወጣት ስንችል ለቦታው ብቁ ስንሆን እድገት እንፈልጋለን ማለት ነው እና እኔን በምሰራበት ድርጅት እነዚህን ነገሮች ሳሟላ ብቁ ስሆን ነኝ ብዬ ሳስብ እድገት እጠይቃለሁኝ አሁንም እፈልጋለሁ ማለት ነው